ስጦታ መስጠት ትወዳለህ የሚል ጥያቄ ነው። አሁን ደግሞ ስጦታ መስጠት በጣም እወዳለሁ። ብዙ ብዙ ስጦታዎችን ሰጥቻለሁ ለብዙ ሰው። የተለያዩ አይነት ስጦታዎችን ሰጥቻለሁ በተለያየ ጊዜ በተለያየ ወቅት። ስጦታዎችን መውሰድ ማቅረብ መስጠት እወዳለሁ። ከዛ ውስጥም በጣም ስጦታ አብዝቼ የምሰጠው ሰው። የመጀመሪያው የፍቅር ጓደኛዬ ነች። በመቀጠል የቅርብ ጓደኞቼ ስጦታ እሰጣለሁ። እንዲሁም ለቤተሰቦቼ ለወንድሞቼ ለእህቶቼ ስጦታዎችን እሰጣለሁ። በይበልጥ ከምሰጣቸው ጊዜዎች ደግሞ በበዓላት ወቅት እና በ ልደት ሲከበር ስጦታዎችን መስጠት እወዳለሁ። እና ስጦታ መስጠት በጣም ነው የምወደው። ስጦታ የሰውን ልጅን ያቀራርባል ፍቅርን ይገልጻል። መውደድን ይገልጻል ብዬ አምናለሁና። እንደውም ለፍቅረኛዬ ከምሰጣቸው ስጦታዎች አንዱ ልብስ በጣም የምሰጠው ስጦታዬ ነው። ከዛ በተጨማሪ ደግሞ አበባ ለፍቅረኛዬ ምሰጠው። ስጦታ ነው። ሲቀጥል ሌላ የምሰጠው ስጦታ ሰዓት የምሰጠው ስጦታ ነው። በመቀጠል ጫማ እሰጣለሁ። እነዚህን እነዚህን ስጦታዎች ለፍቅረኛዬ እሰጣለሁ ማለት ነው። ሲቀጥል ለጓደኞቼ ብዙ ብዙ ስጦታዎችን ሰጥቻለሁ። ከእነሱም ብዙ ስጦታዎችን ተቀብያለሁ። በጣም ከስጦታዎች ሁሉ ውድ የሆነ ስጦታ ለሰው ልጅ የ ጊዜውን መስጠት ነው። እና ጊዜውን የሰጠኝን ጓደኛዬን መቼም አልረሳውም። እና ከቁሳቁስ በላይ የዘለለ ትልቅ ክብር አለኝና። ስጦታዎችን የሰጠኝ ሰው አለ እኔም እሰጣለሁ። እኔም ተሰጥቼ አውቃለሁና ስጦታዎች በጣም ትልቅ ጥቅም አላቸው ብዬ መናገር እችላለሁ። እና ይሄን ማለት እወዳለሁ። ትልልቅ ስጦታዎች ምናምን ሳይሆን ስጦታ ስጦታ ነው ውድም ርካሽም የሚባል ስጦታ የለም። ለአንድ ሰው አንድ ሰው ለአንድ ሰው ስጦታ አቀረበ ማለት መውደዱን ገለጸ ማለት ነውና። ስጦታ በገንዘብም አይተመንም በምንም አይተመንም። የአንድ ሰው የሆነ ነገር ሲያደርግ ያው የዛን ሰው ችግርም ሆነ ፍቅር እየገለጸ ነው ማለት ነውና። ስጦታ በጣም ትልቅ ትርጉም አለው። በሰው ዘንድ እንደ ኢትዮጵያ ባህል ስጦታ ትልቅ ትልቅ ትልቅ ቦታ አለው። በማህበረሰባችን ትልቅ ቦታ አለው። እንደ ሀገራት እንኳን ስናወራ ሀገራት ከሀገራት ጋር ብዙ ስጦታ ይሰጣጣሉ። ለምሳሌ የገንዘብ ስጦታ ይሰጣጣሉ የእቃዎች ስጦታ ይሰጣጣሉ። ሀገራትና ሀገራት ልክ እንደዛ ሁሉ እኔም ከጓደኞቼ ጋር የምትሰጣጠው ስጦታ እንደዚህ ልብስ ስጦታ እሰጣለሁ። ከልብስ ባሻገር እንግዲህ ጊዜዬን እሰጣለሁ ማለት ነው። ከሁሉም በላይ ግን ጊዜን የሚሰጥ ሰው በጣም ትልቅ ሰው ነው ማለት እወዳለሁ። ይሄን ለማለት እንግዲህ ስጦታዎች ስሰጡ ብዙ አስደሳች ስሜቶች ይኖራሉ። ብዙ ከባባድ ስሜቶች ይፈጠራሉ እንደየ ሰውየው ይወሰናል። ከዛም ከዛም አንፃር ስጦታዎች በጣም ትልቅ ትልቅ ትርጉም አላቸው ብዬ ማለት እወዳለሁ። እና ሁሉም እኔ ብዙ ጓደኞቼ ከእኔ ብዙ ነገር ተምረዋል። ስጦታ እንዴት ነው የምትሰጠው? እንዴት ነው ስጦታ የሚሰጠው? ብለው የምጠይቁኝ ጓደኞች አሉኝ። ስጦታ እንዴት እንደሚሰጥ እና ምን አይነት ምን አይነት ስጦታ ለማን ሰው እንደሚሰጣት እንዳለበት። ብዙ ብዙ ነገሮችን እነግራችኋለሁ ለሴትም መሰጠት ያለበት ስጦታ አለ። ለወንድ ልጅ ደግሞ መሰጠት ያለበት ስጦታ አለ። ለሁሉም የተለያየ አይነት ስጦታ ነው የሚሰጠው። እና ከዛ ከዛ አንፃር እኔ ስጦታዎችን አብዝቼ እሰጣለሁና በጣም በዚህም የተነሳ ብዙ ጓደኞቼ በእኔ ይኮራሉ ከእኔ ብዙ ነገር ተምረዋል። እና ስጦታን ሰው ሊንቀው አይገባም። ለሰው ልጅ ለሚወደው ሰው ለሰው ልጅ ምንም አይነት ቢሆን ነገር ቢሆን ስጦታ ልሰጥ ይገባል ብዬ አስባለሁ። ስጦታ የሚሰጡበትም ወቅትና ቀናቶች አሉት። በብዛት በልደት ቀንና በበዓላት ቀን ስጦታዎች ይሰጣሉ። እና ከዛ ከዛ አንፃር ስጦታን አንድ ሰው ለሚወደው ሰው ብሰጥ ብዬ አስባለሁ። ይሄን ካልኩ ዘንዳ እንግዲህ ስጦታ ትልቅ ቦታ በእኔ ውስጥ እንዳለ ለመናገር ያክል ነው። ያው አመሰግናለሁ።